እኔ የምወደው ጫማ ስኔከር የሚባለውን ጫማ ነው። ምክንያቱም በየትኛውም ቦታ ይመቸኛል፤ አሁን ድንጋይማ ቢሆን፣ አሸዋማ ቢሆን፣ አስፓልትም ቢሆን፣ ምንም ቢሆን ይሆናል። ጎርበጥባጣ ይሄ ኮሮኮንች ምናምን ቢሆን ራሱ ይመቸኛል። ስለዚህ ለመራመድ እንዲመቸኝ ማለት ነው። ምወደው የጫማ አይነት ያው ስኔከር የሚባለው የጫማ አይነት ነው ያው ለበጋም፣ ለክረምትም ይሆናል። ዝናብ ሲሆንም እሱ ነው የሚመቸው፤ ቡትስ ቀይራለሁ በእርግጥ ክረምት ላይ፤ ግን በተለይ ለበጋ እኔ ስኔከር ነው የምወደው። ለምቾት፣ ለአግሬ ጤንነትም እኔ የምወደው ጫማ አይነት ስኔከር የሚባለው የጨማ አይነት ነው። ከስኔከር ካለፍኩኝ ሻራ ለጥ ብሎ ለየትኛውም ምንድነው? የመሬት አቀማመጥ ስለሚመች ማለት ነው። ስለዚህ ይሄ የሴት ሂል ጨማ፤ ይሄ ቋቋ ጨማ የሚባለው፤ ወይም ይሄ ፍላት ጨማ የሚባሉት ብዙም ለሀገራችን መልካ ምድሮች ስለማይመች እነሱም ብዙ አልወዳቸውም። የምን ጫማ ትወዳለህ? ስኔከር ወይም ሻራ።

በፊት አደረግ ነበር አሁን ግን ትቻለህ አልዋሽም። እኔ እንጃ ለምን ልተውክልኝ አላውቅም። ግን አቆሚያለሁኝ በፊት ግን ጅምናዚዬን ገብቼ እሰራ ነበረ የአካል ብቃት እንቅስቃሴ አረግ ነበረ። ቤት ውስጥም ትንሽ ትንሽ እሰራ ነበረ ቴሌቪዥን ያየሁትን የቴሌቪዥን ፕሮግራም ስላለ ማለት ነው። የአካል እንቅስቃሴን የሚያሳይ የቴሌቪዥን ፕሮግራም ስላለ አሁን ግን ትቻለሁ። ስራም እድሜም ነው መሰለኝ። አላውቅም ለምን እንደተውኩኝ አላውቅም። ጭንቅላቴ በሌላ በሌላ ነገር ተያዘና። የአካል ብቃት እንቅስቃሴ እረሳሁኝ። የአካል ብቃት እንቅስቃሴ አላደርግም አልዋሽም አላደርግ።

አዎ በእንጨት እንጨት በማቀጣጠል ማብሰል አውቃለሁ በእንጨት እሳት ማብሰል አውቃለሁ። መብራት በሄድ ሰዓት ያው ግዴታ ወይም በከሰብ ወይም በእንጨት ነው ምግብ ማበስለው። ስለዚህ አውቃለሁኝ በደንብ የሚያስፈልገኝ። አዎ ደረቅ እንጨትና ክብሪት ከተቻለ ጋዝ ጋዝ ባይኖርም ወረቀትና ክብሪት ካለ እና ደረቅ እንጀራ ጋር ማነው ደረቅ እንጨት ካለ አይከብደኝም ማይከብደኝም። በደንብ በደንብ በእንጨት ሰዓት ማብሰል አቃለሁ አቀጣጥዬ ሀብት ነው። ይላል ምንም ችግር የለውም ላምጄዋለሁ።

በዚህ ስራ አንድ አመት ከግማሽ ሊሆነኝ ነው የኦንላይን ስራ ማለት ነው። የተለያየ ከተለያየ ድርጅት ጋር ሰርቻለሁኝ። አንድ አመት ከስድስት ወር ይሆነኛል እና ወድጄዋለሁ ከበፊቱ ከቅጥር ስራዬ ይልቅ ይሄኛውን ወድጄዋለሁ በጣም። ምክንያቱም የጊዜ ነጻነት ይሰጣል። ማንም አለቃ ብዬ የምፈራው የለም። ለራሴ ስል በሰአት ነው የሚከፈለኝ ስለዚህ ለክፍያዬ ለራሴ ለገንዘቤ ስል በስራቱ ሰራዋለሁኝ። ደግሞ ይሄ ማንም በምቾት ቦታ የለም ቤት ሆኜ ሆኜ ነው የምሰራው። ይሄ የሆነ ለትራንስፖርት መታገል የለም ጠዋት በለሊት መነሳት የለም ትራንስፖርት ለመያዝ ማታ መሸብኝ ብሎ መሳቀቅ የለም። ስለዚህ ይሄን ስራ ወድጄዋለሁ። ለምን ያህል ጊዜ ጊዜ ሰርተሃል ለሚለው? አንድ ሰዓት አንድ አመት ከስድስት ወር።

አዎ በደንብ ከደንበኞች ጋር እገናኛለሁ አሁንም በፊት ሰራተኛ እየነበርኩኝም ያው የሂሳብ ሰራተኛ ስለሆንኩኝ። ከገንዘብ ከእኔ ክፍያ ከሚቀበሉ ሰዎች ጋር ከደንበኞቼ ጋር እኔም ከእነሱ ሂሳብ ከምቀበላቸው ሰዎች ጋር እገናኛለሁኝ። በደንብ እገናኛለሁኝ። እናቴም ሱቅ ነበራት እና እሷ በማትኖር ሰዓት እኔ እቆማለሁ ሱቅ እና ከሱቁ ደንበኞች ጋር እገናኝ ነበር። ስለዚህ አዎ በደንብ ከደንበኞች ጋር አገናኛለሁ የቢሮ በተለይ የሆነ የሆነ እንቅስቃሴ አይጠፋም። ወይም እኔ የሆነ አቃ ገዛለሁኝ ወይም እነሱ ከእኛ የሆነ አገልግሎት ፈልገው ይመጣሉ። ስለዚህ ከእነሱ ጋር አገናኛለሁ በደንብ ከደንበኞች ጋር አገናኛለሁኝ አዎ።